የለም። የአካባቢ ድልድይ የለም ምክንያቱም ሜዳማ ቦታ ስለሆነ ወይም ደሞ ውሃ ስለሌለ ድልድይ የሚያስፈልገው አይነት ቦታ አይደለም። ለምን? ከማዶ ሲታይ ተራራዎች አሉ። ከወዲህም ተራራዎች አሉ። መሀከሉ ላይ ሜዳ ነው። ሜዳው ደግሞ ያን ያክል ውሃ እሚያቁር ቦታ ስለሌለ። ባጠቃላይ ወንዝ የለም ማለት ይቻላል። ለምን? መሬቱ የተስተካከለ ነው። በተደጋጋሚ ያው የውሃ አደጋ ተፈጥሮ። መንግስት ትኩረት አላደረገበትም ቦታውን። ያን ያክል ድልድይ የሚያስፈልገውን ቦታ አይደለም። ሲታይም ያን ያክል እሚያስፈልገው አደለም ማለት ነው።